በጣም አሪፍ የሆነ ጥያቄ ነው። እንግዲህ የምወደው አትክልት ጎመን ነው፣ እንዲሁም ደግሞ ቆስጣ እወዳለሁኝ። ከዛ ባሻገር ደግሞ ሀብሀብም እወዳለሁኝ። እነዚህ አትክልቶችን ስመገብ ለጤናችን በጣም አስፈላጊ የሆኑ ነገሮችን እናገኛለን። እንግዲህ አትክልት መመገብ እንግዲህ ከስጋ እና ከተለያዩ ከምንመገባቸው በተለይ ኢትዮጵያ ውስጥ ካሉ ሽሮ ላይ ከሽሮ ባሻገር ደግሞ ክክ እንዲሁም የተለያዩ ነገሮችን ስበላ ያው ለጤናዬ ተስማሚ አይደለም አትክልት መብላት ግን ለሰውነታችን በጣም አስፈላጊ ነገር ነው። ቢያንስ ቢያንስ ሀይል ይሰጥሃል ተጨማሪ ያጣናቸውን ተፈጥሯዊ የሆኑ ነገሮችን ደግሞ እናገኛለን። ስለዚህ ከኬሚካል ነፃ የሆኑ አትክልቶችን መመገብ በጣም ፍሬያማ፣ ውጤታማ፣ ጤናማ ያደርገናል ማለት ነው። ስለዚህ የምወደው አትክልት ቆስጣ እወዳለሁ፣ ጎመን እወዳለሁ፣ ቀይ ስርም እወዳለሁ፣ ሀብሀብም እወዳለሁኝ ማለት ነው። እነዚህን ነገሮች ስበላቸው ጤናዬ በጣም ይስተካከላል። በጣም ደስ ይለኛል። ዘና ብዬ ነው ምውለው አትክልት መመገብ ለጤና በጣም ጠቀሜታ አለው። ከጤና ባሻገር ደግሞ በተለይ ስንበላው ራሱ ኢኮኖሚካሊም ከገንዘብ አሻገርም ሌሎች ነገሮችን ከምንመገብ አትክልት መመገቡ በጣም አስፈላጊ የሆነ ነገር ነው ማለት ነው። ለዚህ እኮ ነው ይሄ ከደም ማነስ ከስኳር በሽታ ከተለያዩ ህዋሳት ይ ይከላከልልናል ማለት ነው ስለዚህ አትክልትን መመገብ በጤና ባለሙያም ዘንድም በጣም አዘውትረው የሚመክሩት፣ አዘውትረው የሚናገሩት፣ አዘውትረው እንድትበሉ፣ እንድትመገቡ እያሉ ለሰዎች ግንዛቤ የሚሰጡትም ለዚህ ጥቅም ነው ማለት ነው እና አትክልትን መመገብ በጣም አስፈላጊ ነገር ነው በዚሁ አጋጣሚ አትክልት ተመግቤ የማቅበት ቀን ያው ሩቅ አይደለም፣ በቅርብ ጊዜ ነው። እኔ በየሳምንቱ አትክልት እመገባለሁኝ። ያ የሆነው ደግሞ ምንድነው ለጤናዬ ካለኝ እንክብካቤ ለጤናዬ ካለኝ ለጥኔ ለጤናዬ ካለኝ ምንድነው ይሄ ግንዛቤ ነው ማለት ነው እና የምወዳቸው አትክልቶች እነዚህ እነዚህ ናቸው ማለት ነው ስለዚህ እነዚህን አትክልቶች ስጠቀማቸው አይምሮዬ በጣም ይነሳሳል፣ ሰውነቴም በጣም ይነሳሳል፣ ለስራ በጣም እተጋለሁ ማለት ነው ስለዚህ አትክልቶች በጣም ጠቃሜታዊ ነገሮች ናቸው። ስለዚህ እኔ የምወዳቸው አትክልቶች እንግዲህ እነዚህን ይመስላሉ ማለት ነው። ስለዚህ የምወዳቸው አትክልቶች በአጭሩ ስነግራችሁ እንግዲህ ይሄንን ይመስላል። በጣም አሪፍ ጥያቄ ነው።

በጣም መሰረታዊ የሆነ ጥያቄ ነው እኔ ተጉዤ የማውቀው ቦታ እስካሁን ድረስ ኢትዮጵያ ክፍሎች ላይ በብዛት ተንቀሳቅሼ አውቃለሁኝ። በኢትዮጵያ ቦታዎች ላይ ደግሞ ተጉዤ ተንቀሳቅሼ የማውቀው አንደኛ የተለያዩ ስራዎችን ለመስራት ነው። ሁለተኛ ደግሞ ከስራ ባሻገር ደግሞ ቤተሰብ ለመጎብኘት ጓደኛ ለመፍቀድ እንዲሁም ደግሞ ያላየኋቸውን ቦታዎች ደግሞ መጎብኘትም ስላለብኝ። በተለይ ታሪካዊ ሃይማኖታዊ ቦታዎች ላይም እየሄድኩ እጎበኛለሁኝ። እንግዲህ እስካሁን ድረስ አዲስ አበባ እንጎብኝቻለሁ እንዲሁም ደግሞ ሀረርንም ጎብኝቻለሁ ላሊበላን ላሊበላ ውቅር አብያተ ክርስቲያናትን ጎብኝቻለሁ። ከዛ ባሻገር እንግዲህ ባህዳር ጣናን በጣም ጎብኝቻለሁ ጣና ውሃ ላይ በደንብ ዋኝቼ በደንብ ተራጭቻለሁኝ። እንዲሁም ወልዲያን ወልዲያ ከተማን በጣም ተጉዣ ለሁኝ ወልዲያ ከተማ ያው በዚሁ አጋጣሚ የተማርኩበት ነው። ገነተ ልዑል የሚባል ቦታ ስፍራ ላይ የሃይማኖት ቦታ ነው። እዚያም ቦታ ላይ ያው ተጉዣለሁኝ። ከዛ ባሻገር ደሴም ደሴ። የደቡብ ወሎ ዋና ከተማ ናት። ደሴ ከተማ ላይም ሂጃለሁኝ ደብረማርቆስም በስራ ምክንያት ያው ሄጃለሁ ብዙ ልምድ ብዙ ሰዎችን ተዋውቄ መጥቻለሁኝ። ከዚያ ባሻገር እንግዲህ እንጂባራ ከተማ ላይም ሄጃለሁ ፓዊ ጃዊ ወደ ክልል ስድስት አካባቢም። በኢትዮጵያ በዚህ በምዕራቡ ክፍል ላይም ተንቀሳቅሻለሁኝ። ከዚያ ባሻገር ዳንግላ ከተማ ላይም ሄጃለሁ። እንዲሁም ወደ ገጠራማው ክፍል ብዙ ቦታዎችን ያው ጎብኝቻለሁኝ ቡሬን ፍኖተ ሰላምን ደንበጫን ጎብኝቻለሁኝ። እኝህን ቦታዎችን ደግሞ ማየቴ ደግሞ ለኔ ትልቅ እድል ፈጥሮልኛል። ስለዚህ በኢትዮጵያ ክፍል ያሉ በተለይ በሰሜኑ ክፍል እና በምዕራቡ ክፍል ላይ ያሉ ብዙ ቦታዎችን ለመጎብኘት ችያለሁ። ያ የሆነው ደግሞ አንደኛ በስራ ምክንያት ነው ሁለተኛ ደግሞ ተመርቄ እንደወጣሁኝ ስራ ፍለጋ ብዬ ከቦታ ቦታ ስለምንቀሳቀስ ነው ማለት ነው። አሁን የምሰራው የቀጥተኛ ሽያጭ ግብይት ስለሆነ። የቀጥተኛ ሽያጭ ግብይት ደግሞ ከቦታ ቦታ ቦታዎች እንዳይ ያላየኋቸውን ቦታዎች እንዳውቃቸው ያልተዋወቋቸውን ሰዎች ደግሞ እንድተዋወቃቸው። ሰፊ የሆነ በር ሰፊ የሆነ እድልን አመቻችቶልኝ ይገኛል ማለት ነው። ስለዚህ እስካሁን ድረስ እኒህ እኒህ ቦታዎች ላይ ለመጓዝ ችያለሁኝ ማለት ነው። ወደፊት ደግሞ እንግዲህ ከእግዚአብሔር ጋራ ብዙ ቦታዎችን ደግሞ እጎበኛለሁ ብዙ ቦታዎችን አያለሁ ብዬ አስባለሁኝ ማለት ነው። ከኢትዮጵያ ውጪ ደግሞ ወደ ጎረቤት ሀገራት ወደ አውሮፓ እና አሜሪካ እንዲሁም አውሮፓ ሀገራት ደግሞ ለመጓዝ እቅዴን አቅጄ እየተንቀሳቀስኩኝ ስራዎችን እየሰራሁኝ እገኛለሁ ማለት ነው። ስለዚህ በዚህኛው ቦታ እና እነዚህ አሁን ባልኳቸው ስፍራዎች ቦታ ላይ ተንቀሳቅሼ አውቃለሁ ማለት ነው። በብዛት ግን ያው በአማራ ክልል መዲና በሆነችው በባህዳር ከተማ እና በሰሜን ወሎ ዋና ከተማ በሆነችው በወልዲያ ከተማ ላይ ለበርካታ ጊዜያት ያህል ተቀምጨበታለሁኝ። እንደዚህ እንደዚህ ቦታዎችን አውቃለሁ ደብረ ታቦር እንዲሁም ደግሞ ጋሸናን እንዲሁም ጋይንትን ድልብን አቃታለሁ። መርሳን አቃታለሁ። እኒህ እኒህ ቦታዎችን ለማየት እችያለሁኝ ማለት ነው

በጣም መሰረታዊ የሆነ ጥያቄ ነው። ገንዘብ አዎ ቆጥባለሁኝ። በዚሁ አጋጣሚ ገንዘብ መቆጠብ በጣም በርካታ ጥቅሞች አሉት ከእነዚህ ከበርካታ ጥቅሞቹ ውስጥ ደግሞ አንደኛው ለነገ ህይወታችን ያው ህይወት ነው ማለት ነው። ምክንያቱም ዛሬ ገንዘብ የምቆጥብ ከሆነ ነገ ከነገ በኋላ በህይወቴ መድረስ የምፈልግበት ቦታ ላይ በህይወቴ መያዝ የምፈልገው በህይወቴ ማሳካት የምፈልገው ነገር በጣም በርካታ ነገር ስላለ እነዚህን ነገሮች ደግሞ ለማሳካት ገንዘብ በጣም አስፈላጊ ሆኖ ስላገኘሁትኝ ነው ማለት ነው። ስለዚህ ገንዘብ የማልቆጠብ ከሆነ በህይወቴ ውስጥ ህልም ቢኖረኝ ያው ሀሳብ ብቻ ሆኖ ነው የሚቀረው ማለት ነው። ነገር ግን ህልሜን ደግሞ የማሳካበት በጣም ከፍተኛ የሆነ የገንዘብ አቅም በጣም ስለሚያስፈልገኝ ዛሬ ከማገኛት ገቢ ላይ ለነገ ህይወቴ ብዬ ምን አደርጋለሁ ኢንቨስት አደርጋለሁ እቆጥባለሁ ማለት ነው። ባንክ ቤት ላይ እቆጥባለሁ። በተለያዩ ቦታዎች ላይ ገንዘብ እቆጥባለሁ መሰረታዊ ፍላጎቶችንም ለማሟላት እሞክራለሁኝ ማለት ነው። ያው እስካሁን ይሄን አይነት ባህል አላዳበርኩም ነበረ። ከቅርብ ጊዜ ወዲህ ግን ከመሰረታዊ ፍላጎቶች ባለፈ በጣም ብዙ ነገሮችን እየጨመርኩ ብዙ ነገሮችን እየተማርኩኝ ብዙ ነገሮችን ስለ ገንዘብ መቆጠብ እያሻሻልኩ ስሄድ እነዚህን ነገሮችን እያስተካከልኩኝ እገኛለሁኝ ማለት ነው። እና በዚሁ አጋጣሚ ገንዘብን መቆጠብ በጣም አስፈላጊ ነገር ሆኖ አግኝቼዋለሁኝ። እና ገንዘብ መቆጠብ በጣም ጥሩ ነገር ነው። ህይወትን እድሜን ማራዘም ነው ገንዘብ ማለት ያው እድሜ ነው። የሰው ልጅ እንግዲህ አካውንቱ ላይ ወይም በባንክ ሂሳቡ ላይ ባለው ቁጥር መጠን ነው እንግዲህ ደስተኛ የሚሆነው ማለት ነው። ስለዚህ ዛሬ የማልቆጠብ ከሆነ ግን ህይወቴ ነገ ጎዳና ነው ይወጣል ምክንያቱም የማርቆጠብ ከሆነ ቤት ከራዬም ከፍሎ የለኝም የማልቆጠብ ከሆነ የምበላው ሁሉ ላጣ እችላለሁ የምቆጥብ ከሆነ ግን የሃያ ያቆጠቡት የክፉ ቀን ስንቄ የክፉ ቀን መሰረቴ ይሆናል ማለት ነው። እና ገንዘብ መቆጠብ በጣም አስፈላጊ ፉሎ አየን ችሏለሁኝ ምክንያቱም በአለማችን ላይ በጣም ትላልቅ ቦታ ላይ የደረሱ ሰዎች ብዙዎቹ ገንዘባቸውን የቆጠቡ ገንዘባቸውን ጥሩ ቦታ ላይ ያፈሰሱ ኢንቨስት ያደረጉ ሰዎች ናቸው ማለት ነው። ገንዘብ የማይቆጥብ ሰው ግን ያው እስካሁን ባለበት ነው ያለው ትላንትና በነበረው ዝቅተኛ ስራ ላይ ዛሬም እስካሁን ድረስ አለ እስካሁን ድረስ ህይወታቸው አልተቀየረም ለምን ቢባል ገንዘብ ስለማይቆጠቡ ማለት ነው። ገንዘብ መቆጠብ ግን በጣም ትልቅ ደረጃ ያደርሳል። ገንዘባችን የቆጠቡ ሰዎች ግን ዛሬ ላይ የድርጅት ባለቤት አስመጪና ላኪ ሆነዋል ብዙ ብዙ ስራዎችን እየሰሩ ይገኛሉ። በሆቴል በኢንዱስትሪው በተለያዩ ፋብሪካ ቦታዎች ላይ ገንዘባቸውን መዋል ነዋያቸውን እዚያ ላይ የቆጠቡትን በማስቀመጥ ብዙ ደረጃ ሊደርስ ይችለዋል በዚህ አጋጣሚ ደግሞ ባንክ ላይ ደግሞ ገንዘብ ማስቀመጥ ደግሞ ያው በጣም ያሸልማል ምክንያቱም አብዝቶ የቆጠበ ብዙ ነገር ያገኛል ማለት ነው። ስለዚህ ባንክ ቤት ላይ ገንዘብ መቆጠብ ይኸው አንደኛው ወለድ ያገኛል ሁለተኛ ደግሞ በህይወቱም ሲንቀሳቀስ ደግሞ የሚፈልገውን ነገር ደግሞ በሚፈልገው ሰዓት የገንዘብ ማነስ የገንዘብ ማነስ ጥያቄ ሳይሆንበት መኪናም ከፈለገ መኪና ይገዛል ቤትም ከፈለገ ቤቱን ይሰራል። የትራንስፖርትም የመሰረታዊ ፍላጎቶቹን ከፈለገ ደግሞ ለሚፈልገው አላማ ማዋል ይችላል ማለት ነው። ስለዚህ ገንዘቡን የቆጠበ ሰው ነው ግን እኒህን ነገሮችን ማዋል እንደዚህ ነገሮችን መስራት የሚችለው ማለት ነው። ገንዘቡን ያልቆጠበ ሰው ግን ያው ሲያወራ እስካሁን ያው ትልቅ ደረጃ ሊደርስ አልቻለም ማለት ነው። ስለዚህ ገንዘብ በጣም እየቆጠሁኝ ነው አሁን ራሴን በጣም እያሻሻልኩኝ ነው። ከአሁን በፊት ግን እንዳልኩት ገንዘብ ለመቆጠብ ያለኝ አመለካከት ያን ያህል ነበር። አሁን ግን ያው ህይወት ብዙ ነገ ስታስተምረኝ ገንዘቤን ለነገ ህይወቴ እየቆጠፉ ነገ ለልጆቼ ነገ ለቤተሰቦቼ ነገ ለነገ ህይወቴ እያልኩ ከተረፈችኝ ከመሰረታዊ ፍላጎት ከተረፈችኝ ገንዘብ ላይ ምን አደርጋለሁ ማለት ነው? ባንክ ቤት እየወሰድኩ እቆጥባለሁ ሆኜ ማለት ነው። ስለዚህ መቆጠብ ያዋጣል መቆጠብ በጣም ብልጠት ነው። መቆጠብ ማለት ያው ህይወት ነው ብያለሁኝና ገንዘቤን አሁን እየቆጠብኩኝ እገኛለሁኝ ማለት ነው። ስለዚህ ይሄ የሆነበት ምክንያት ደግሞ ለነገ ህይወቴ ብዬ ነው ማለት ነው። እና ገንዘብ አሁን መቆጠብ ጀምሬያለሁኝ እየቆጠቡ ነው ማለት ነው

በጣም ጥሩ ጥያቄ ነው ማር አዎ እወዳለሁኝ ምክንያቱም ማር የምወድበት ምክንያት ደግሞ ማር በጣም ሀይል ሰጪ ለጤና በጣም አስፈላጊ የሆነ የምግብ አይነት ነው ማርን እንግዲህ ያው ንብ ናት የምትሰራው ታታሪዋ ንብ ናት። ማር ከብዙ ከብዙ በሽታዎች የመፈወስ አቅም አለው። ምክንያቱም ንቢቱ ማሩን የምታዘጋጀው የተለያዩ አበቦች ጋር ሄዳ ከተለያዩ እጽዋቶች እየሄደች አበቦችን እየቀሰመች ነው ስለዚህ የተለያዩ አበቦች የተለያዩ እጽዋቶች ጥርቅም ስለሆነ ማሩ እንግዲህ በጣም ትልቅ ፈውስ የሆነ መድሃኒት ሊሆን ይችላል ማለት ነው። እና ማር በጣም ነው የምወደው በዚሁ አጋጣሚ ያው ማር በጣም ከፍተኛ የሆነ ሀይል ሰጪ የሆነ የምግብ አይነት ነው። ስለዚህ ማርን ስንጠቀመው ወይም ማርን ስጠቀመው ለጤናዬ በጣም አስፈላጊ የሆነ ነገር አንደኛ አይምሮዬ በጣም ያድጋል ሁለተኛ ደግሞ ከአይምሮ ማደግ ባሻገር ደግሞ ፊቴ በጣም ይጠራልኛል ሰውነቴም በጣም ይነቃቃል በሽታን ይከላከልልኛል። በሽታ ከያዘኝ ከዚያ በሽታ እድናለሁ አገግማለሁ በሽታ ካልያዘኝ ደግሞ ከዚያ በሽታ ደግሞ የመከላከል በሽታ እንዳያጠቃኝ የማድረግ ስራን ይሰራል ማለት ነው። ስለዚህ ማር በጣም አስፈላጊ የሆነ ሆኖ ስላገኘሁትኝ ማርን በጣም አብዝቼ በለዋለሁኝ። እንግዲህ ያው ቤቴ ላይ በለዋለሁኝ ቤተሰቦቼ ጋር ሲሄድ በለዋለሁኝ። በየትኛውም ቦታ እና በየትኛውም ስፍራ እንደውም ማርክ ካለበት አካባቢ ላይ ሆኜ ማሩን በየቀኑ ጠዋትና ማታ ጠዋትና ማታ ከምግብ በኋላ ከምግብ በኋላ እያደረኩኝ ጠዋት ጠዋት በባዶ ሆዴ። እንዲሁም ደግሞ ማታ ላይ ደግሞ አልፎ አልፎ ከምግብ በኋላ እየበላሁኝ አይምሮዬን ጤናዬን ደስታዬን እየጠበኩኝ እገኛለሁኝ ማለት ነው። እና ማር በጣም አስፈላጊ የሆነ የምግብ አይነት ነው እንደውም ካሉት ምግቦች የበለጠ የሆነ ጥቅም ነው ያለው ማር ላይ ያለው ጥቅም ማለት ነው። ስለዚህ ማርን የሚበላ ሰው ህይወቱ በጣም ደስተኛ ነው የሚሆነው ጤናውን በጣም ይጠብቃል ከብዙ በሽታ ራሱን ይከላከላል በሽታ ከያዘውም ደግሞ በሽታውን ደግሞ ለማስወገድ ይጠቅማል። ስለዚህ ማር ለጤና በጣም አስፈላጊ ከሆኑት ነገሮች ውስጥ ተፈጥሮአዊ የሆነ ምግብ ነው ማር ማለት ነው። ስለዚህ በዚሁ አጋጣሚ ማር በጣም ጥሩ ነገር ነው የማትወዱ ሰዎች ካላችሁ ማርም ብትበሉ ትፈወሳላችሁ ከብዙ ከደዌ ከብዙ በሽታ ከብዙ ነገሮች ነው የሚያድን ማለት ነው። ስለዚህ እኔ ማር በጣም የምወደው ምግብ ነው እኔ ብቻ ሳይሆን ቤተሰቦቼንም በዙሪያ ያሉ ሰዎችንም እንዲበሉ ጭምር አበረታታቸዋለሁኝ ማለት ነው። ምክንያቱም ማር በጤና ላይ ምንም ጉዳት ስለሌለው ጥቅም እንጂ ምንም ጉዳት የለውም ማለት ነው። ጉዳት ይኖረው እንደው እኔ አልበላውም ነበረ ግን ጥቅም ስላለው ነው ከጉዳቱ ጥቅሙ ስለሚበልጥ ማለት ነው። ነገር ግን ማር ደግሞ አብዝቼ በምበላበት ሰዓት ደግሞ ምንድነው? የመሰልቸት ነገር አለ በጣም ሲበዛ በጣም ይሰለቻል። ነገር ግን እንስ እንስ አድርጌ ነው እኔ የምበላው ማለት ነው። ለምን እንዳይሰለቸኝ ብዬ ነው ምክንያቱም ሲበዛ ሁሉም ነገር ያው በሽታ ነው። የሚሆነው ማርም ቢሆን ከበዛ በሽታ ይሆናል። ስለዚህ ማርን ሳይበዛ አልፎ አልፎ ትንሽ ትንሽ እመገባለሁኝ ማር በጣም ከሚወዱ ሰዎች ውስጥ አንዱና ዋነኛው ነኝ ማለት ነው። ስለዚህ ማር በጣም ጥሩ ነገር ነው። በዚሁ አጋጣሚ ማርን የሰራችቱን ንብን በጣም ነው ማመሰግናት በጣም ነው ማከብራት ከምሬ ነው ከንብ ህይወት ብዙ ነገር ተምሬያለሁኝ ታታሪነትን። በቃ ለአላማ መቆምን በጣም ብዙ ነገር ተምሬያለሁኝ ማለት ነው። ማርዋን ሲነኩባት ደግሞ ትናከሳለች አዎ ስለዚህ ማር በጣም ፈዋሽ የሆነ መድሃኒት ነው ማለት ነው። ስለዚህ ማር በጣም እወዳለሁኝ

በጣም መሰረታዊ የሆነ ጥያቄ ነው። እንግዲህ ወደ ገበያ የሚሄድባቸው ቀናቶች ውስጥ እንግዲህ የመጀመሪያው ቅዳሜ ነው። ቅዳሜ በገጠራማው የሀገራችን ክፍሎች ውስጥ ያሉ አርሶ አደሮች ብዙ ጊዜ ምርታቸውን እና የሚሸጡትን ነገር ወደ ገበያ ይዘው ስለሚመጡ። በዛ ሰዓት ላይ ተፎካካሪ የሆኑ በጣም በርካታ ነጋዴዎችም ስለሚመጡ። ያኔ እየሄድኩኝ አዳዲስ ነገሮችን እገዛለሁ አትክልት የቤት አስቤዛ እንዲሁም ደግሞ ለህይወቴ ለኑሮዬ ለምግብነት የሚያስፈልጉኝንም ነገሮች እየሄድኩ ገበያ ቅዳሜ ቅዳሜ እገዛለሁኝ እጠቀማለሁ ማለት ነው። ስለዚህ ቅዳሜ ለኔ በጣም ምርጡ ቀን ነው። ምክንያቱም ቅዳሜ የሚሄድበት አንደኛ ያው ከሰኞ እስከ አርብ ስራ ላይ ነው ብዙ ጊዜ የምውለው ከዚያ ባሻገር ደግሞ ምንድነው? እረፍት ነኝ ያኔ እረፍት በመሆንበት ሰዓት ደግሞ እየሄድኩ ገበያ ላይ እየሄድኩ ሙዝ እገዛለሁ እንግዲህ አገዳ እገዛለሁኝ ቲማቲም እገዛለሁ ድንች እገዛለሁ ሽንኩርት እገዛለሁ ሀባብ እገዛለሁ ሙዝ እገዛለሁ። ብዙ ለኔ የሚያስፈልግ ነጭንቁርት እገዛለሁኝ ሽሮ እገዛለሁኝ። የተለያዩ ቅመማ ቅመሞችንም ደግሞ እንዲሁ ቅዳሜ ቅዳሜ እገዛለሁ አልፎ አልፎ ደግሞ እንዲሁ ዳቦ ምናምን ነገሮችንም ደግሞ እገዛለሁኝ ብዙ ነገሮችን ነው የምገዛ ቅዳሜ ቅዳሜ ማለት ነው። ስለዚህ ለኔ ምርጡ የገበያ ቀኔ ቅዳሜ ነው። ቅዳሜ በጣም ብዙ ነገሮች እኔ እንኳን የምሸጣቸው ነገሮችም ቢኖሩ ቅዳሜ ቀን ነው ብዙ ጊዜ ወደ ገበያ እየዋጣው የምሸጣቸው የምገዛበትም ቀን ነው የምሸጥበትም ቀን ነው ቅዳሜ ማለት ነው። ስለዚህ ከሳምንቱ ሰባት ቀናቶች ውስጥ በጣም አብልጬ የምወደው እንግዲህ ከሳምንት የሚሄድበት ቀን ብዙ ጊዜ ቅዳሜ በተባለው ቀን ነው ማለት ነው። ያ የሆነበት ምክንያት ደግሞ ቅዳሜ ያው በርካታ የኢትዮጵያ ክፍሎች ሰብሰብ ብለው የሚገበያዩበት የጋራ አንዴ የሚያደርጋቸው ሻጭም ገዥም በብዛት የሚገናኝበት ሁሉም ሰው ያው በሀገራችን በህል መሰረት ከሰኞ እስከ አርብ አብዛኛው ሰው ገጠራማው ክፍል ነው ያለ ሰው በስራ ቦታ ነው ያለ በስራ ገበታው ተቀጥሮ የሚሰራ ሰው ተቀጥሮ ስራውን ይሰራል። ተቀጥሮ የማይሰራውም ደግሞ ለእረፍት ብዙ ጊዜ ጊዜ የሚያገኘው ከሳምንቱ ቅዳሜና እህዉድ ስለሆነ። ቅዳሜ በጣም ብዙ ገዢ እና በጣም ብዙ ሻጭ የሚገናኝበት ወርቃማው የሆነው የሳምንቱ የገበያ ቀን ነው ማለት ነው። እኔም ያንን መሰረት በማድረግ በሳምንቱ ቅዳሜ ቀን ወደ ገበያ እሄዳለሁኝ የምሸጠው ነገር ካለም ሽጬ እመጣለሁኝ። የምገዛው ነገር ካለም ደግሞ ሄጄ ገዝቼ እመጣለሁኝ ማለት ነው። እና ለኔ በጣም ምርጡ የሆነ ቀን ነው በጣም ብዙ ነገር የሚያተርፍበት ብዙ ነገር የምሸጥበት የኮሚሽን ስራም ቢሆን ራሱ ብዙ ጊዜ የሚሳካ አለኝ በዚህ ቅዳሜ በተባለው ቀን ነው ማለት ነው። እና ቅዳሜ ለኔ በጣም ትልቅ ቀን ነው ወደ ገበያ የሚሄድበት ቀንም በስፋት ቅዳሜ ቀን ነው ማለት ነው። ከዚያ ባሻገር ደግሞ አልፎ አልፎ ያው አሁን ያለውት ከተማ ላይ ስለሆነ። ከሳምንቱ እሮብ እሮብ ደግሞ በጣም ወደ ገበያ ደግሞ እሄዳለሁኝ ምክንያቱም ቅዳሜ እለት የገዛቸው ነገሮች ያልቁብኛል በሳምንቱ ቅዳሜ ደግሞ የገዛቸው ነገሮች ስለሚያልቁብኝ እየሄድኩ ተጨማሪ የሚያስፈልጉኝን ነገሮች ደግሞ እገዛለሁኝ። መግዛት ብቻ አይደለም የምሸጠው ነገርም ካለ ያው ቅዳሜን ጠብቄ ብቻም ሳይሆን በመካከል ላይ ደግሞ እሮብ ቀን እየሄድኩ እሸጣለሁኝ የምገዛው ነገር ካለም ደግሞ ገዝቼ እመጣለሁኝ ማለት ነው። ስለዚህ ያው በተደጋጋሚ አልፎ አልፎ ነው እንጂ ከሳምንቱ ሁለት ቀን። ወደ ገበያ የሚሄደው ብዙ ጊዜ ግን የሚሄደው ቅዳሜ ቅዳሜ በሳምንቱ መጨረሻ በእረፍት ቀኔ ነው። ማለት ነው ስለዚህ እኔ ወደ ገበያ የሚሄድበት ዋና ቀናቶች ሁለት ናቸው። የመጀመሪያው ቅዳሜ ነው ሁለተኛው ደግሞ እለተ እሮብ ነው ማለት ነው። ስለዚህ ለኔ እነዚህ ሁለቱ ቀናቶች ናቸው ወደ ገበያ የሚሄድባቸው ማለት ነው። ስለዚህ በእነዚህ ቀናቶች ውስጥ የሚሄድ ሰው ብዙ አትርፎ ይመጣል ብዙም ሽጦ ይመጣል ብዙ ነገሮችንም ገዝቶ ይመጣል ማለት ነው። ለኔ በጣም ተወዳጅ የሆነ ቀናት ናቸው እነዚህ ቀናቶች ማለት ነው። ስለዚህ ቅዳሜ ቅዳሜ ነው እኔ ወደ ገበያ የምወጣው አልፎ አልፎ ደግሞ እሮብ እሮብ ደግሞ አንዳንዴ ደግሞ እሄዳለሁኝ ማለት ነው